እንደምን አመሹ ሲባል እግዚአብሔር ይመስገን። ይሄ የሚያገለግለው ለ በእድሜ ከፍ ያሉ አዛውንት። አንድ አዛውንት ሊሆን ይችላል አንድ ሴት ወንድ ሊሆን ይችላል ሲያገኝ እንደምን አመሹ ያክብሮት። ጥሪ ነው ያክብሮት ጥሪ አንደምን እንደምን አመሹ። ያ ግለሰብ ሲል አዛውንቱ እግዚአብሔር ይመስገን። ወይም አመሰግናለሁ። አንደምን አመሸህ የሚል መልስ ይሰጣል።